በመታጠቢያ ቤት ውስጥ ትዘምራለህ ወይ ለሚለው ጥያቄ? በመታጠቢያ ቤት ውስጥ ብዙ ጊዜ ያው እንዳልከው እዘምራለሁ። በተለይ እንደውም ብዙ ጊዜ መዝሙር ይመጣልኛል መታጠቢያ ቤት ውስጥ። አሁን አሁን በደንብ አላስተዋልኩም እንጂ ቀደም ባለው ጊዜ በዛ ያሉ መዝሙሮች የሚመጡልኝ ዝም ብዬ አንጎራጉራለሁ ዝም ብዬ እንትን እላለሁ እዘምራለሁ። የተለያየ አይነት መዝሙሮች ይመጡልኛል ስታጠብ በመታጠቢያ ቤት ውስጥ መዝሙሮች እግዚአብሔርን አመሰግናለሁ አመልካለሁ እና እንደተባለው ነው። ብዙ ጊዜ ያው መዝሙር ልባችን ሲደሰት ብቻ ከመንፈስ አለም ጋር የተገናኘ ነው። ከመንፈስ ከመንፈሳዊ ማንነታችን ጋር የተገናኘ ነው። እና ከእግዚአብሔር መንፈስ ጋር ስንገናኝ ወይም ስንያዝ ወይም ንክኪ ሲኖረን ግንኙነት ሲኖረን የሚፈጠር ነገር ነው። እንጂ ከእኛ ጊዜያዊ ስሜት ጋር ብቻ አይደለም። ሁለቱን ያገናኛቸዋል የእግዚአብሔር ምላሽ ለእኛ ጊዜያዊ ስሜት ወይም ደግሞ ለጊዜያዊ ችግር ወይም ደግሞ ጊዜያዊ ተግዳሮት ወይም ቢጊዜያዊ ደስታ። በአሉታዊም በአዎንታዊም የሆኑ የልብ ከእግዚአብሔር ጋር ያለ ግንኙነታችን በአዎንታዊው ነገር በአዎንታዊው ሆኖ ግን ከዚህ አለም ጋር ያለ ግንኙነታችን ደግሞ መገለጫው እኛም ተግዳሮትም ሲገጥመን ሊሆን ይችላል እኛ ደግሞ ነገሮች ቀለል ሲሉንም ሊሆን ይችላል። የዛን ጊዜ የእግዚአብሔር ጥበቃ ውስጣዊ ጥበቃ ነፍሳችንን እግዚአብሔር የሚጠብቅበት የሚመራበት የ ዘና የሚያደርግበት የሚንከባከብበት የሚመራበት የሚጠብቅበት የሚፈውስበት የሚያድስበት የሚመልስበት ሪስቶር የሚያደርግበት ማለት ነው። ሁኔታ ነው ያለው በመዝሙር በኩል እና ይሄ ቀላል አይደለም የእግዚአብሔር ስጦታ ነው። በቃ እግዚአብሔር እንዴት እግዚአብሔር ሰውን እንደሚወድና የልብ ወዳጅ እንደሆነ የውስጥ ወዳጅ እንደሆነ የቅርብ ወዳጅ እንደሆነ ብቸኛ እንደዛ ማድረግ የሚችል እና እንደዛ አይነት ችሎታ ያለው እ ደግሞ እንደዛ የቅርብ መሆን የሚችል ብቸኛ ወዳጅ መሆኑን የሚያሳይ ነው። እና በጣም ነው የሚገርመው ነፍሳችን በቃ መንፈሳችን መዝሙር ይቀበላል ነፍሳችን ደግሞ ትሞላለች። በመዝሙር እና ከእውቀታችን በላይ በሆነ ጉዳይ ግጥሙንና ዜማውን በምናውቀው በመዝሙር ይናገረናል። እግዚአብሔር እንኳን አልፎም አንዳንድ ጊዜ መዝሙር እንኳን ብናጣ በማንጎራጎር ማንጎራጎር ደግሞ ብናጣ በምናውቃቸው በዘፈኖችም ጭምር ያው ዘፈን ቅዱስ እንትን አይደለም ግን ከመልእክቱ ልንደንስበት ወይም ልንጨፈርበት ወይም እነሱ እንደሚሉት ልንልበት ሳይሆን ልንማርበት የምንችለውን ልንመለስበት የምንችለውን ቃላት ከዛ ውስጥ ሊሰጠን ይችላል። የሚገባንን ነገር ለነፍሳችን ሊያድነን ሲፈልግ ሊረዳን ሲፈልግ ሊደግፈን ሊንከባከበን ሊያድሰን ሊቀድሰን ሊመልሰን ሊፈውሰን ሲፈልግ እንደሱ ያደርጋል። እና እኔ ብዙ ጊዜ መዝሙር አዳምጣለሁ ማለት ግን ያዳመጥኳቸውን መዝሙሮች እርግጥ ጎበዝ ነኝ ማለት አልችልም መዝሙር በማዳመጥ እንደሌሎቹ ሰዎች እወዳለሁ ለማዳመጥ ምን እንደሚይዘኝ አላውቅም። ብዙ ጊዜ ማዳመጥ ነገር ካዳመጥ ግን አሁን አሁን ካዳመጥኩኝም በደንብ ነው የማዳምጠው መልእክቱ ላይ አተኩራለሁ ዜማውም ደስ ይለኛል አክቹአሊ ግን አሁን የበለጠ ለመልእክት ትኩረት እየሰጠው መጥቻለሁ። እና መልእክቱ ምንድነው ከእኔ ከጊዜያዊ ከወቅታዊ ነገር ጉዳዬ ጋር ምን ያገናኘዋል? እንዴት ያጽናናኛል? ምን እያለኝ ነው ትርጉሙ ምንድነው? የሚለውን ነገር በደንብ እግዚአብሔር እንዲያስረዳኝ እፈልጋለሁ። እና በዚህ

መዝገቦችህን ታስቀምጣለህ ወይ ለሚለው ጥያቄ? አዎ መዝገቦቼን አስቀምጣለሁ መዝገቦቼን በደንብ ነው የማስቀምጠው ምክንያቱም መዝገቦች ካልተቀመጡ በቀር አገልግሎት አይሰጡም። ምን አይነት መዝገቦች አሉ? የሚለው ነገር ያው መዝገብ ማለት እኔ እንደሚገባኝ ከሆነ። ትልቅ የእቃ ዝርዝር ያለበት ብዙ የእቃ የቤት እቃ ዝርዝሮች ያሉበት ወይ መስሪያ ቤት እቃ ዝርዝሮች ያሉበት ወይ ተማሪ ስም ያለበት እንደየቦታው ይወስነዋል። መኖሪያ ቤት ከሆነ የመኖሪያ ቤቱን ታሪክ የመኖሪያ ቤቱን የቤተሰብ ግል ታሪክ ሊሆን ይችላል። የቤተሰብ የቀኑ ውሎም ሊሆን ይችላል። የቤተሰብ የተለያየ አይነት እንቅስቃሴዎች የንግድ የስራ የግንኙነት የመንፈሳዊ ህይወት የተለያየ አይነት ጉዳዮች የሚመለከቱ ጽሁፎች ሊሆኑ ይችላሉ። በቤት ውስጥ ደብተር ላይ ወይም አጀንዳ ላይ ወይም ደግሞ ከፍ ብሎ ትልልቅ የመጽሐፊያ ወይም የመመዝገቢያ ሪከርድ ማድረጊያ ቁሳቁሶች ላይ ሊሆን ይችላል። የሚጻፈው ያው በስክሪፕቶ ሊሆን ይችላል በእርሳስ ሊሆን ይችላል በአብዛኛው በስክሪብቶ በብእር ሊሆን ይችላል በተለያየ ነገር ሊጻፍ ይችላል ማለት ነው። እና በተለያየ መንገድ ሊጻፍ ይችላል እነዛ ነገሮች መመዝገቢያዎች ያው ተመዝግቦ ሲገኝ መዝገብ ይባላል። መዝገቡ እነዚህ አይነት የአንድ መረጃ የሚሰጥ ወይም ደግሞ መረጃ የሚያስቀምጥ አካል መረጃን ለማግኘት መረጃን አቆይቶ ለማግኘት። ዛሬ ላይ ያለውን ነገር ለነገ ለማቆየት እና ለመጠቀም። ሲፈለግ ዶክመንት ወይም መረጃ ወይም ደግሞ ማስረጃ በጽሁፍ ለማስቀመጥ ሲፈለግ የሚጻፍባቸው መዝገቦች ናቸው። እንግዲህ እነዛ መመዝገቢያዎች ደብተር ሊሆኑ ይችላሉ። የተለያየ ነገር ጽሁፍን ከስክሪብቶ ወደ ወረቀት በማሳለፍ ወረቀቱ ደግሞ ተደራጅቶ አንድ ላይ እንደ ደብተር ሆኖ እንደ ሰነድ ሆኖ ሲቀመጥ መዝገብ ይባላል ማለት ነው። እና በብዙ አይነት መልኩ እነዛ መዝገቦች እንትን ማለት ይቻላል መዝገቦችን ማስቀመጥ ይቻላል። እና መዝገቦቹን አሁን ላይ ያው በርግጥ ኮምፒውተር ሞባይሎቻችንም ትልልቅ ሚሞሪ ያላቸው እቃዎች እነዛ ነገሮች በሶፍት መልኩ ሊያስቀምጡልን ይችላሉ። ግን በሃርድ ደግሞ ማስቀመጥ በጽሁፍ ማስቀመጥ በእጅ ጽሁፍ በማኑስክሪፕትም ሆነ በእጅ ማለት በተጻፉ መሳሪያዎች ማስቀመጥ ጥሩ ነው። አሁን ድሮ የተመዘገቡ ነገሮች ናቸው አሁን ለሰው እየጠቀሙት ያሉት። እንግዲህ እንደምናውቀው በወረቀት ታሪክ እንኳን በመዝገብ ሰዎች የመጀመሪያ መጽሐፍ የጀመሩት ፓፒረስ በሚባል ከፓፒረስ በፊት ምናልባት ብራና ብራና አለ ለዘመናዊ ጽሁፍ ግን መሰረት የሆነው ፓፒረስ ነው። እንግዲህ ከዛ ጊዜ ጀምሮ ጽሁፎች ይጻፋሉ። እነዛ የተጻፉ ጽሁፎች ተገኝተው ነው ዛሬ ወደ መጽሐፍ የተቀየሩትና እነዛ መጽሐፎች ደግሞ ዛሬ ላይ ሰው የተሻለ የእድገት ደረጃ ስላገኘ ወደ ሶፍት ተቀይረው በየኮምፒውተሩ ላይ በየኮምፒውተሩ ላይ ተቀምጠዋል ማለት ነው። ኮምፒውተር ላይ የተቀመጡትን ደግሞ ያው ኦንላይን በመልቀቅ እንዲህ ሰዎች እንዲጠቀሙባቸው የዛሬ የሆነው ማንኛውም ሰው አክሰስ ያለው ሰው እንዲጠቀምባቸው የማድረግ እና ለብዙዎች ተደራሽ የማድረግ እውቀት በዚህ ምክንያት ተስፋፍቷል ማለት ነው። ልምድ ተስፋፍቷል። አንድ ቦታ ያለ እውቀት ወደ ሌላ ቦታ አንድ ቦታ ያለ ልምድ ወደ ሌላ ቦታ ተስፋፍቶ በብዛት የምናገኘው በዚህ አሰራር ነውና መዝገቦች የግድ መቀመጥ አለባቸው። ትክክለኛ ሀሳብ ነው። መዝግቦ ነገሮችን በጽሁፍ መዝግቦ ይዞ ማቆየት በጣም ትልቅ አሰራር ነውና። አንደኛ ሰው ራሱ የራሱን መሻሻል ከጊዜ ወደ ጊዜ ምን እንደሆነ በዛ በጻፈው ጽሁፍ ከሀሳቡ መግለጽ ጀምሮ የጽሁፉ ስፋትና ጥልቀት እውቀት የእውቀቱ ስፋትና ጥልቀት እየጨመረ መሄዱ በዛ ይታወቃል

በቤት ውስጥ ወይስ በውጪ መሆን ትመርጣለህ ለሚለው ጥያቄ ምላሼ ምንድነው? በቤት ውስጥ። መሆን ብዙም ማለት እኔ እንደዚህ አይነት ጥያቄዎች ሲነሱ። በአንዱ አንዱ ጋር ነኝ ብዬ ማውራት። አልችልም እውነቱን ለመናገር። አንዱ ጋር ልሆን አንችልም። አንዳንድ ጊዜ ያው ሁሉም ያስፈልገናል ያው በቤቱ መሆንም የምንፈልግበት ጊዜ አለ። በውጪ መሆን የምንፈልግበት ጊዜ አለ። እኔ አሁን ቤት ውስጥ መቀመጥ ደስ የሚለኝ ጊዜ አለ ጊዜ ጊዜ ነው ያለኝ ወቅት። እና ለሁሉም ጊዜ አለው ተብሎም እንደተጻፈ በቤቱ ውስጥ ለመሆን ጊዜ አለው በውጪ ለመሆን ደግሞ ጊዜ አለው ማለት ነው። እና ቤት ውስጥ ብቻ ብቀመጥ ጤነኛ የማልሆንበት ሁኔታ አለ። ውጪ ብቻ ደግሞ ብሆን እንደዚሁ አሰልቺና አድካሚ ሊሆን ይችላል። ስለዚህ በቤት ውስጥ መሆን እፈልጋለሁ ውጪ መሆን እፈልጋለሁ መች መቼ ነው ካልከኝ? ለምሳሌ እኔ አሁን ሌሊት ማታ ምሽት ለመኝታ ቤት ነው የምመርጠው ቤት ውስጥ ብተኛ ነው ደስ ብለኝ። ያው ማንም ሰው ጤነኛ ሰው ይሄ ግልጽ ነው ለማንም ሰው ቤት ውስጥ ነው ሰው መተኛት የሚፈልገው። አንዳንድ ሙቀት ያለባቸው አካባቢዎች እንደምሰማው ከሆነ ቤት ውስጥ ብቻ አይተኙም ቤቱ እስከተኙ ሙቀቱ ሊገድላቸው ስለሚችል። ዛፍ ስር ወይም ደግሞ በረንዳ ላይ ወይም የሆነ ጥላ ፈልገው ጥላ ስር እኛም ሀገር እንኳን አንዳንድ ወቅቶች ላይ ለምሳሌ ግንቦት ሰኔ ሀምሌ ነሀሴ አካባቢ ድረስ የሙቀት ወቅት ስለሆነ ድሬዳዋ ወደ ድሬዳዋ ያሉ ሰዎች በረንዳ ላይ በጣም ብለው ወይ ቤታቸው በጣም መናፈሻ የሚያናፍሱበት ቤታቸው የሚያናፍሱበት ነገር መኖር አለበት። እና ትንፋሽ ምናምን ያለበት ቦታ ላይ ነው የሚኖሩት። ግን በምናይበት ጊዜ ነገሮችን በምንመለከትበት ጊዜ ቤት ውስጥ መኖር አንዳንድ ጊዜ ጋምቤላም አከባቢ እንደዚሁ ቤት ውስጥ ሳይሆን በረንዳ ላይ ውጪ የሚሆኑበት ሁኔታ አለ። ምክንያቱም ሙቀቱ ከባድ ስለሆነ ቤት ውስጥ አፍኖ ይገላል። ብለው ስለሚያምኑ እንደዛም ደግሞ ልምድም ስላላቸው ቤት ውስጥ ሞተው የተገኙ ሰዎችን ሊኖሩ ስለሚችሉ ማለት ነው። እንደኔ አዲስ አበባ አከባቢ ወይና አደጋ በሚባል የሙቀቱ ሁኔታ ውስጥ ላለ ሰው ግን ከሙቀት ጋር ተያይዞ ውጪ ማደር አስፈላጊ አይደለም። እና ቤቴ ውስጥ ነው የማድረው ቤቴ ውስጥ ነው የማድረው እና ቤት ውስጥ በማድረበት ጊዜ ያው ነው ምቾት የሚሰማኝ ማለት ነው። ነገር ግን ለምሳሌ ቀን ቀን ላይ ጠዋት ከቤት ወጥቼ ወክ ማድረግ ደስ ይለኛል ወደ ምሽትም ቢሆን ከቤት ወጥቼ ወክ ማድረግ እፈልጋለሁ ወክ ማድረግ ደስ ይለኛል። ስለዚህ ሰአቱን ነው ማለት ነው የምመርጠው። ለምሳሌ ያው ሰዓቱ ከአሥራ አንድ ሰዓት በኋላ ቀኑ ላይ ወክ ባደርግ ጠዋት ደግሞ እስከ ሶስት ሰዓት ባለው ወይም ከዛ ቀደም ብሎ ባለው ቅድም ፀሀይ መሞቅ ትወዳለህ አትወድም ወይ በሚለው? አትወድም ወይ ትወዳለህ በሚለው? ላይ ምላሽ ሰጥቻለሁ እና እንደዛ በሚሆንበት ጊዜ ሙቀት ስለማይኖር ፀሀዩ በዛ ሰዓት አጓጊ ስለሆነ አስፈላጊም ስለሆነ ማታ ከአሥራ አንድ ሰዓት በኋላ ወደ ምሽት እና ጠዋት ደግሞ ቀደም ብሎ ከአንድ ሰዓት ጀምሮ ከአሥራ ሁለት ሰዓት ጀምሮ እስከ ሶስት ሰዓት ድረስ ባለው ወጣ ብዬ ወክ ባደርግ አየር ብቀበል ደስ ይለኛል። ከዛ በኋላ ያለውን ሰዓት ቤቴ ሆኜ ስራዬን ብሰራ ደስ ይለኛል ማለት ነው። እና እንደዚህ አይነት ምርጫ ነው ያለኝ። ምክንያቱም ይሄ ጥሩ እንትን ነው ከሶስት ሰዓት እስከ አስራ አንድ ሰዓት የቀኑን የስምንት ሰአቱን ስራ ሰርቼ ልጨርስበት የምችልበት ሰዓት ነው። ቢያንስ እንኳን ማታ ከወክ በኋላ እና ከመኝታ በፊት የተወሰነ ሰዓት ብሰራ በቀን ስምንት ሰዓት አስር ሰዓት የስራ ጊዜ ላሳካ እችላለሁ። የተረፈውን ጊዜ ደግሞ ለእንቅልፍና ለስፖርት ለወክ ለንባብ ባደርገው ሰዎችን ለመጎብኘት ለመጠየቅ ባደርገው ጥሩ ነው ብዬ አምናለሁ። እና እንደዚህ አይነት ሁኔታ ነው መጠቀም የምፈልገው ማለት ነው። በአጠቃላይ

በየትኛው ቀን ወደ ገበያ ትሄዳለህ? የሚለው እንግዲህ በየትኛው ቀን ወደ ገበያ መሄድ የሚለው ሀሳብ። በአብዛኛው ወደ ገበያ የምሄደው ማክሰኞ ሀሙስ ቅዳሜ ከማለት ይልቅ በተወሰኑ ሁኔታዎች ሲሟሉልኝ ነው የምሄደው አንደኛ የኪሴ ውስጥ ገንዘብ መኖር አለበት። ሁለተኛ ደግሞ ገበያው የት ቦታ እንደሆነ ማወቅ አለብኝ። ሶስተኛ ደግሞ እርካሽ የሚሸጥበት ጥሩ እቃ ኳሊቲ እቃ የሚሸጥበት ደግሞ ተመጣጣኝ ዋጋ ያለበት የት እንደሆነ ማወቅ አለብኝ። ከዛ በኋላ ተነስቼ እሄዳለሁ በአብዛኛው ግን እንደ ፍላጎቱ ሲፈጠርብኝ ነው። ለምሳሌ የምግብ እቃ ከቤት ውስጥ ሲያልቅ የግድ ሄዶ ማስፈጨት ገበያ መሄድ ወፍጮ ቤት መሄድ ያስፈልጋል እህል መሸመት ያስፈልጋል። ስለዚህ በዚህ ቀን ያልቃል የሚል ነገር የለም። በእርግጥ አዎ እንደ አጠቃቀማችን ነው አጠቃቀማችን ወጥ አይደለም እንግዲህ ስናገኝ በደንብ እንጠቀማለን እናባክናለን ማለት አይደለም። ሳናገኝ ደግሞ ዝቅ አድርገን እንጠቀማለን ስለዚህ አጠቃቀማችን ይወስነዋል ያንን ዝም ብለን እናባክላለን ማለትም ሳይሆን ስናገኝ የሚያስፈልገንን ያህል እንወስዳለን። ስናጣ ደግሞ ያው እንግዲህ እስከምናገኝ ድረስ ሊያቆየን እንደሚችል አድርገን እንጠቀማለን እንደዛም ሆኖ ቋሚ እና በቂ በጀት ያስፈልጋል። ወደ ገበያ ለመሄድ ግን ደግሞ ወደ ገበያ ሳይኬድ አይቀርም ምንም ቢሆን ያው ወደ ገበያ ይኬዳል ማለት ነው። እና እንደዛ ባሉ ሁኔታዎች በተወሰነ ደረጃ በአብዛኛው የሰንበት ገበያ የሚባል አለ ሰንደይ ማርኬት ያ ደግሞ ከ ቅዳሜ እና እሁድ ነው የሚሸጠው በተለይ አትክልትን በተመለከተ ማለት ነው። አትክልት ከእነሱ ነው የምንገዛው ሄደን እነሱ አርብ በየሰፈሩ በየሰፈሩ ማለት በሰፈሩ አውራ ጎዳናዎች ወይም ደግሞ አደባባዮች ላይ አማካኝ ስፍራዎች ላይ ሄደው ድንኳን ይሰራሉ። ከዛ ድንኳን ውስጥ አትክልቶችን ይደረድራሉ ከዛ ዋጋ ይለጠፋል መንግስት ይከታተላቸዋል በነገራችን ላይ ምክንያቱም እነሱ እንደዛ አደባባዮች ላይ ድንኳን ሰርተው እንዲነግዱ የፈቀደው መንግስት ነው ደግሞ ለመንግስትም ግብር ይከፍላሉ። ወይም ደግሞ ካልሆነም የስራ አጥነትን መንገድ ለመድፈን ለመዝጋት ወይም ደግሞ ስራ አጦችን ለመቀነስ መንግስት አደራጅቶ እንዲሰሩ ያደረጋቸው ስለሆነ ዞሮ ዞሮ ከለማህበረሰቡ መፍትሄ እንዲሰጡ ነው ራሳቸውም እንዲጠቀሙ ለማህበረሰቡም መፍትሄ እንዲያመጡ የተሰማሩ ስለሆኑ በተቻለ መጠን መንግስት ይቆጣጠራቸዋል። በዝቅተኛ ከገበሬ በእኩል አቅርቦት እንዲያገኙ በማድረግ ለህዝቡ በዝቅተኛ ዋጋ እያዳረሱ እነሱም ደግሞ የለፉበትን የደከሙበትን የስራቸውን ዋጋ እንዲያገኙ የማድረግ ነገር ነው ያለው። እና ስለዚህ ኳሊቲ የሆኑ ከገበሬ ቀጥታ የሚመጡ እቃዎችን ወደ ተጠቃሚው የሚያስተላልፉ መካከለኞች ስለሆኑ እነሱ ጋር እቃ መግዛት የተሻለ ጥቅም ስላለው ማለት በኳሊቲው ማለት በጥራቱ የምንፈልገው ነገር በጥራትም ይገኛል በብዛትም ይገኛል እንዲሁም ደግሞ በተመጣጣኝ ዋጋ እናገኘዋለን እና ስለዚህ እነሱ ጋር ነው ሄደን የምንገዛው በአብዛኛው ቅዳሜ እና እሁድ ነው የምንገዛው። እኛ በተለይ ገንዘብ እጃችን ላይ ካለ ቅዳሜ ቅዳሜ እንገዛለን ሄደን ሰፈር በምንውልበት ቀን ስራም ከሌለብን ስራም ከሌለብን ቢዚ ካልሆንን መቼም ስራ ይጠፋል ማለት አይደለም። ግን በጣም አጣዳፊ ስራ ካልገጠመን ያው መደበኛው የሳምንቱ መጨረሻ ከሆነ እቅዳችን እዛ እቅድ ውስጥ አስገብተን እንጠቀማለን ለመግዛት እንሄዳለን ማለት ነው። በዛን ጊዜ ነገር ግን ደግሞ በ እንትን ከተባለ በ በሌላ ጊዜ ከተባለ ደግሞ የምንጠቀመው እንዴት ነው?

ምን አይነት ቦርሳ ትጠቀማለህ ለሚለው አባባል ወይም ጥያቄ? ቦርሳ እንግዲህ የኪስ ቦርሳ ከሆነ የኔ የቆዳ ቦርሳ ነው የምጠቀመው። የኪስ ቦርሳ ካልሆነ ደግሞ የእንትን ነው የምጠቀመው የ ዞሮ ዞሮ ቆዳ ነው የምጠቀመው። ቆዳ እና ውጤቶቹን ነው የምጠቀመው እና ቆዳ ምንድነው በጣም ለረጅም ጊዜ ያገለግላል። ውበት አለው ምቾት አለው ጠንካራ ነው እንደገና ደግሞ ምቹ ነው እና ስለዚህ ቆዳ ቦርሳን ነው የምጠቀመው። የዋሊት ማለት የኪስ ቦርሳ ከሆነ ኢትዮጵያ ውስጥ እዚሁ የተመረቱ አሪፍ ቆዳዎች አሉ። እና እነሱን ነው የምጠቀመው ደግሞ እንትን ከሆነ የ የቢሮ ቦርሳ ላፕቶፕ ለመያዣ ሌሎች ሌሎች ዶክመንቶችን መያዣ የሚያሆኑ ነገሮችን ደግሞ ለመጠቀም የምጠቀመው የ እንትን ነው በአብዛኛው እንትን ነው የምጠቀመው። የ ማለት ከቆዳ የተሰራ ተለቅ ያለ ከፍ ያለ አቅም ያለው በደንብ ቆንጆ የሆነ ቦርታን የምጠቀመው እና ያንን በመጠቀም ሂደት ውስጥ ነው እንግዲህ እንትን የምለው ማለት ነው። እና ቦርሳ ያው አስፈላጊ ነው እቃዎችን ይዞ ከአንድ ቦታ ወደ አንድ ቦታ ለሟጓጓዝ። ለምሳሌ የሆነ ቦታ ማደር ብፈልግ ሄጄ ወይም ደግሞ ዘመድ ጥየቃ ብሄድ እና እዛ ማድር ከሆነ ልብስ ቅያሬ ልብሶቼን የጥርስ መፋቃዬን የጥርስ ሳሙናዬን የጥርስ ቡርሼን እንደገና ደግሞ የምቀይረውን ጫማ የ እንትን የቤት ውስጥ ጫማ ልብስ ሳወልቅ ጫማ ሳወልቅ ማረገውን ሁሉ አድርጌ በፌስታል ይዤ በፌስታል አድርጌ ቦርሳ ውስጥ ጨምሬ ነው ማለት ነው የሚሄደው። አንዳንድ ጊዜ ለስፖርትም ሲኬድ የስፖርት ልብስ መያዝ ሊኖር ይችላል ቀይሮ ደሞ እንደገና ልብስን ለብሶ መመለስ ሊኖር ይችላል እንደገና ደግሞ አንዳንድ ጊዜ ለጸሎት ከከተማ ወጣ ማለት ሊኖር ይችላል። አንዳንድ ጊዜ ደሞ ዘመድ መጠየቅ ሊኖር ይችላል እና በዚህ ሁሉ ውስጥ የማደርገው ምንድነው? ልብስ እንትን እላለሁ ማለት ነው እና ልብስ ለመያዣ ቦርሳዎችን ነው የምጠቀመው ቦርሳ አንድ አይነት ቦርሳ ሳይሆን የተለያየ አይነት ቦርሳ ነው የምጠቀመው። ለመስሪያ ቤት የምጠቀመው ቦርሳ እና ለጉዞ የምጠቀመው ቦርሳ ምናልባት አንዳንድ ጊዜ ሊለያይ ይችላል አንዳንድ ጊዜ አንድ አይነትም ሊሆን ይችላል እና የተለያየ አይነት ቦርሳ እጠቀማለሁ ማለት ነው። እና እንደዛ ነው የማደርገው በአብዛኛው እና በተቻለ መጠን ምንድነው የሚያስፈልገኝን ነገር አደርጋለሁ ማለት ነው። ያንን ተጠቅሜ ስለዚህ ቦርሳ የ የቆዳ ቦርሳ ከቆዳ የተሰራ ቦርሳ ለረጅም ጊዜ የሚያገለግል ደግሞ ውበትም ያለው ደግሞ ለመያዝ ምቹ የሆነ ሲሆን በጣም አሪፍ ነው። እንግዲህ የተለያየ አይነት ቦርሳዎች ልንጠቀም እንችላለን ካርዶች ልንይዝ እንችላለን ካርድ ኤቲኤም ካርድ ልንይዝ እንችላለን እንደገና ደግሞ ሞባይልም ልንይዝ እንችላለን እንደገና ደግሞ ቁልፎችንም ልንይዝ እንችላለን እነዚህ ቆዳ ነገሮችን ተጠቅመን ማለት ነው እና አብዛኛው እንደዛ ነው እንግዲህ የምናደርገው የተቻለው መጠን ያንን ነው የምናደርገው። በአብዛኛው እንዲህ አይነት ነገሮች በሚደረጉበት ወቅት የተሻለው የሚሆን ምን ነገር የሚሆነው ምንድነው? ቆዳ ቦርሳዎችን መጠቀም አስፈላጊ ነው። ቆዳ ቦርሳዎቹን ለአገልግሎት መጠቀም በአግባቡ መጠቀም ያስፈልጋል ማለት ነው። እና በአብዛኛው እንግዲህ ቆዳ ቦርሳ ያው የታወቀ ነው። በደንብ መስራት አለመስራቱን መፈተሽ ይቻላል። መጀመሪያ ሲገዙ ቆዳው በደንብ ነው ወይ? የተሰራው በደንብ ተሰፍቷል ወይ? በደንብ ተዘጋጅቷል ወይ? ውበትስ ኣለው ወይ? ጥንካሬ ኣለው ወይ? ንጹህ ቆዳ ነው ወይ? ወይስ ደሞ ንጹህ ቆዳ አይደለም ወይ? የሚል

ታሪክ መንገር ትወዳለህ ወይ ለሚለው ጥያቄ? ታሪክ መንገር በጣም እወዳለሁ አዎ በጣም እወዳለሁ ታሪክ መናገር በጣም የሚያርካኝ ነገር ነው። ታሪክ እናገራለሁ። ታሪክ ያው ደስ ይላል እኔ ያው በአብዛኛው በትምህርትም ታሪክ ቀመስ ነገር ጥሩ ችሎታ አለኝ ብዬ ከማስበው ነገር አንዱ ነው። ትምህርት ቤትም እያለው የታሪክ ትምህርት ውጤቴ ጥሩ ስለሆነ ታሪክ ትምህርት ለማወቅ በጣም ደስ ይለኛል ማለት። ታሪክ ትምህርት በደንብ ደስ እያለኝ ነበር የምማረው እና ደስ እያለኝ ስማር። ያው ምንድነው ትምህርቱ ይገባኛል። ትምህርቱ በጣም ለኔ ቫልዩ አለው ጠቃሚ ነው። በዛ ላይ ደግሞ ደስ ይለኛል ትረካ ስራም ስላለው። በልጅነቴ ከመጽሐፍት አለም የሚባል የኢትዮጵያ ሬድዮ ላይ ይተላልፍ የነበረ ታሪክ ቀመስ ስነ ጽሁፎች ልብ ወለድ ታሪኮች ስሰማ ስላደግኩኝ ታሪክ ቀመስ ነገር በጣም ደስ ይለኛል። በቃ ታሪክ ያለበት ነገር በጣም ደስ ይለኛል እና የታሪክ ቀመስ ነገሮች በጣም ይመቹኛል። ደስ ይለኛል በጣም ያንን ስለማዳምጥ ያው የሳበን ያዳመጥነው ነገር እየቆየ እየቆየ ደግሞ የራሳችን መሆኑ አይቀርምና። ከዛ በኋላ ትምህርት ቤትም ስገባ ያው ታሪክ ትምህርት እየጎበዝኩኝ የሄድኩኝ ሄድኩኝ ኢንተረስትድ ሆኜ በጣም ተማርኩኝ ቆንጆ ውጤትም ነበረኝ። ሃይስኩል ላይ ግን አጋጣሚ ሆነና በታሪክ መስክ አልቀጠልኩም። ወደ ዩኒቨርሲቲ ስገባ በተፈጥሮ ሳይንስ አጥንቼ እንደገና ደግሞ ከተፈጥሮ ሳይንስ ደግሞ ወደ ኬሚስትሪ አጥንቼ ኬሚስትሪ ነው ሜጀር ያደረኩት ማለት ነው። ከዛ በኋላ መልሼ ደግሞ ለኢዱኬሽናል ሊደርሺፕ ኤንድ ማኔጅመንት ላይ ማስተርሴን ሰራሁኝ ማለት ነው። እና ግን ዞሮ ዞሮ እኔ መጽሐፍ ቅዱስ ራሱ ስለ ሳነብ ታሪኮቹ በደንብ ይመስጡኛል በጣም ደስ ይሉኛል። ግን መጽሐፍ ቅዱስ እሱ ያው ከታሪኩ በላይ ትልቅ ትምህርት የሚያስተላልፍ ቋሚ ትምህርት የሚያስተላልፍ የእግዚአብሔርን ባህሪ የሚገልጥ እውነት ነው። ግን ታሪኮቹም ራሱ በጣም ደስ ይላሉና አንዳንድ ታሪኮች እዛ ላይም በጣም ደስ ስለ ሚሉኝ ለሰዎች ትምህርት በማቀርብበት ጊዜ ታሪኮቹም በተመስጦ ነው እንትን የምላቸው ማካፈላቸው እና። በተቻለ መጠን ምንድነው? ታሪክ ስናገር ሰዎች ደስ ያላቸው እንዲሰሙኝ እፈልጋለሁ እና ደስ ብሏቸው ሲሰሙኝ ደስ ይለኛል እኔም ራሴ ታሪኩን የበለጠ ለመተረክ አቅም አገኛለሁ። ጆሯቸውን ሰጥተው ሲያዳምጡኝ ያው ስናድግም በቤት ውስጥም ታላላቆቻችን መጽሐፍት እያነበቡልን ታሪክ እየተረኩልን ስላደግን በቃ ያ ነገር ከልጅነት ጀምሮ ውስጣችን ስለተገነባ ደስ ይለናል በቃ በጣም ያረካናል። ቁጭ ብለው ያንን ማዳመጥ ቁጭ ብሎ ደግሞ ያንን መስማት ለኛ በቃ በጣም ጣፋጭ ነገር ነውና። እና ጣፋጭ ነገር ያው መልሶ ደግሞ ለሰው ማቅረብ ታሪክ መናገር እንማራለን ማለት ነው። በዛ ውስጥ ለምሳሌ ትረካ ታሪክ ሲተርኩ ሲናገሩ ደስ የሚለኝ ከመጽሐፍትም ሆነ እያነበቡ ጥሩ ጥሩ ድምጽ ያላቸው አርቲስቶች ወይም ተዋናዮች አቅ ነበርና። ያው አቅ ነበር ስል ፐርሰናሊ ማለቴ ሳይሆን ከከስም በስራቸው በማዳመጥ እነርሱን በማዳመጥ በሚዲያ በማዳመጥ በ በዜና ማሰራጫዎች በ መረጃ ማሰራጫዎች ስለእነሱ እንሰማለን ማን እንደሆኑ እናውቅ ነበርና ያ ነገር በጣም በቃ ደስ ይለኛል። እነርሱን መስማት እና እነርሱን እንደነሱ አክት የማድረግ ፍላጎት ሁሉ ይቀሰቅስብኛል አንዳንድ ጊዜ እና በዛ የተነሳ ታሪክ መናገር እወዳለሁ።

ለሰላምታ እንግዲህ እጅ መጨባበጥ ትወዳለህ ወይ? እጅ የመጨባበጥ ልምምድ አለህ ወይ? እጅ የመጨባበጥ ትወዳለህ ወይ? ለሚለው ጥያቄ ለሰላምታ እንግዲህ እጅ መጨባበጥ አዎ እወዳለሁ። አዎ እጨብጣለሁ። እጄ ሰዎችን፣ ሰዎችም ይጨብጡኛል። እና እጅ መጨባበጥ ያው የሀገራችን ሰላምታ ነው። ብዙ ትርጉም አለው በርግጥ። ለሰላምታም እንጨባበታለን። እንደገና ደግሞ ሰው ጎን ለጎን ሲሄድ እጅ ለእጅ ተጨባብጦ ይሄዳል፤ ተያይዞ። ተገመሙ ምንድነው? እጅ መጨረሻ ትርጉሙ ምንድነው? ያው በተቻለ መጠን እጅ ስንጨባበጥ እጅ የሚጨባበጠው ሰው ያው ብዙ ለሰላምታ እንደመጣ የወዳጅነት የሰላምታ የፍቅር እንደሆነ ያስታውቃልና እጅ መጨባበጥ እንደዛ አይነት መልኩ ነው እኔ የምወስደው። እና እጅ መጨባበጥ ለሰላምታ እንጨባበጣለን። እንጨበብጣለን። ፍቅረኛሞች እጃቸውን ተጨባብጠው ተያይዘው ይሄዳሉ። ባልና ሚስት እንደዛ ይጨባበጣሉ። ከማንኛውም ሰው ደግሞ ከወንድማችን እህታችን ከሆነ ሰው ጋር ከምናውቀውም ከማናውቀውም ሰው ጋር ለሰላምታ እጃችንን ዘርግተን እንጨባበታለን። እና ያው ሰዎችም ደግሞ ሲታረቁ፣ ተጣልተው ሲታረቁ መጨረሻ ላይ እጅ ነው የሚጨባበቱት። እና እጃቸውን ይጨባበጣሉ ማለት ነው። እና የጸብም ፍጻሜ ያው እጅ መጨባበጥ ነው ማለት ነው። እና እንደዛ ነው የምናደርገው። እጅ መጨባበጥ በተመለከተ በተባለው ነገር ማለት ነው። እንግዲህ ይሄ ነው እንግዲህ ያለው ነገር። እጅ ትጨባበጣለህ ወይ? ለሚለው ነገር፣ እጄ መጠበቅ ያው የተለመደ እንቅስቃሴ ነው። በእኛ ባህልም በኢትዮጵያውያንም ባህል እጅ ሰዎች ይጨባበጣሉ። ሲጨባበጡ ቅድም እንዳልኩት ለሰላምታ ነው። ሁለተኛው ለወዳጅነት ነው። ሶስተኛው ለእርቅ ነው። እንግዲህ እንደዚህ አይነት ነገሮች ናቸው ያሉት። ጓደኛሞች ደግሞ ያው እንደዛ ነው ጓደኛሞች ሲገናኙ እጅ ይጨባበታሉ። በተገናኙ ቁጥር እጅ ይጨባበታሉ። ሰላምታ ይለዋወጣሉ። እና ይሄ በጣም የተለመደ በቃ በሀገራችን የተለመደ ነገር ነው። እና እጅ መጨባበጥ ትርጉሙ አዎንታዊ ነው። በእኛ ባህል ጥሩ ነገር ነው። ተጨባበጥን ማለት እኔ ወዳጄን ወይም ጓደኛዬን ወይም ያገኘሁትን ሰው ሲጨብጠው ሰላምታ ከእሱ ጋር ሰላም እንዳለኝ የእሱን ሰላም እንደምፈልግ፣ የኔን ሰላም እንደሚፈልግ ስለሱ ጥሩ እንደምመኝ፣ ስለኔ ጥሩ እንደምመኝ፣ እንደሚያስብልኝ፣ እንደማስብለት ወዳጅነት እንደሆነ፣ ሰላም እንደሆነ የሚያሳይ ነገር ነውና እጅ መጨባበጥ ጥሩ ባህል ነው ብዬ አስባለሁ። ሰላምታ ከምንቀያየርባቸው መንገዶች በአካል የሚገለጠው እና በአብዛኛው በጣም ባንቀራረብም እንኳን የእለት ትውውቅ እንኳን ቢኖረን እጅ በመጨባበጥ ነው የምንገልጸው። ግን በጣም መቀራረብ ካለን ደግሞ ትከሻ ለትከሻ መሳሳም ሊኖር ይችላል። እጅ ከመጨባበጡ በተጨማሪ ትከሻ ትከሻ ማጋጨት መሳሳም ሊሆን ይችላል። ጉንጭ ለጉንጭ መሳሳም ሊኖር ይችላል። እንግዲህ የወዳጅነቱ ደረጃ ይወስነዋል ማለት ነው። ግን የመጀመሪያ መግቢያው የወዳጅነት ምልክት ወይም የሰላም ምልክት እጅ መጨባበቅ ነው። አንዳችን ሌላችንን ስንጨብጥ ሰውም ከሰው ከአዲስ ሰው ጋርም ሲያስተዋውቁን ሰዎቹን የተዋወቅናቸው ሰዎች እጃቸውን በመጨበጥ ነው እንግዲህ የምንተዋወቃቸው። ስማችንን ከዛ በኋላ እንነግራቸዋለን። ስማቸውን ይነግሩናል። ለወዳጅነት አብሮ ለመስራት ደግሞ ለልዩ ልዩ

የልደትህን ቀን እንዴት ታከብራለህ? ለሚለው ቃል ለሚለው ጥያቄ። ያው እኔ የራሴን ልደት መከበሩን እርግጠኛ አይደለሁም። በልጅነቴ ጀምሮ አንድም ቀን ልደቴ ተከብሮልኝ አያውቅም። ደግሞ እንደ አጋጣሚ እድለኛ ሰው ነኝ። ልደቴ ሁል ጊዜ ደግሞ ይከበርልኛል በሌላ አባባል ምን እንደሆኑ ሁለቱንም አብራራለሁ። እንግዲህ እኔ ያው ገጠር ነው የተወለድኩት። ቤተሰቦቼም ያው ከመካከለኛው ማህበረሰብ ናቸው። እና ያው በአብዛኛው በግብርና የሚተዳደሩ ቤተሰብ እንደመሆናቸው መጠን። ለ በምንም እንኳን ለአዲስ አበባ ለዋናው ለኢትዮጵያ ከተማ ቅርብ ብንሆንም በአንዳንድ ነገሮች ደግሞ ሩቅ ነን። ልደት ማክበር ምናምን የሚባለው ነገር ለእኛ እንደ ቅንጦት ነው አናውቀውም። ስለዚህ ያው ለበድሉ ልደት ተብሎ ለኔ ልደት ተከብሮልኝ አያውቅም። እግዚአብሔር ይመስገን ግን የተወለድኩት መስከረም አንድ ቀን ስለሆነ በየአመቱ መስከረም አንድ ቀን ደግሞ የኢትዮጵያውያን አዲስ አመት ስለሆነ። የኢትዮጵያውያን አዲስ አመት ደግሞ ሁሉም ኢትዮጵያዊ እስልምና ክርስቲያኑ መላው የኢትዮጵያ ህዝብ ሁሉም ብሄሮች የኛ ነው ብለው የሚያከብሩት የዘመን መለወጫ በዓል ስለሆነ። በዛን ቀን በቃ ሀገሪቷ በሙሉ አንደኛ ስራ የለም አመትባል ነው የሚከበረው በቃ የአመት ባል ቀን ነው። በቃ በዓል ነው። ሰው ሁሉ ቤቱ አነሰም በዛም ዝግጅት ያደርጋል የሚበላውን ዳቦ እንጀራ። ከብትም ያርዳል እንስሳ አርዶ ስጋ በተለያየ አይነት መልክ በጥብስ በቅቅል በክትፎ። በወጥ መልክ አዘጋጅቶ እርስ በእርሱ ማለት እንኳን አደረሰ። እንኳን አደረሳችሁ እየተባባለ እንኳን ከዘመን ዘመን አሸጋገረህ እንኳን ከዘመን ዘመን አሸጋገረሽ እየተባለ። አዲስ አመት ጥሩ መግለጫ እየሰጠ የአዲስ አመት። መግለጫዎችን እያቀረበ ለወንድሞቹ ለጓደኞቹ ለዘመዶቹ ጥሩ ምኞት እየተመኘ አመቱ የሰላም የብልጽግና የደስታ የእረፍት የደስታ ይሁንላችሁ እያለ እርስ በእርሱ እየተሞጋገሰ። አብሮ ይበላል አብሮ ይጠጣል ይጠራራል እንደዬ እንትኑ ይጠራራል ማለት ነው። እና ተጠራርቶ ጓደኛ ጓደኛውን ጠርቶ አብረው ይበላሉ አብረው ይጠጣሉ። እና ያው በዛን ቀን ቤት በቤቱ የማያከብር የለም ያንን በዓል። እና እኔ እንኳን ልደት ለዚህ ልደት አበቃ ባልባልም በቤታችን እኛም ጋር አነሰን በዛም እኔ ድሮም በእናቴ ቤትም እያለሁ ከዛም በኋላ ደግሞ ከእናቴ ቤት ወጥቼ። ያው ስራ ከያዝኩ በኋላም እንዲሁ ስለምናከብር በቃ የልደት ቀኔ ሰዎች መጥተው እንኳን ተወለድክ ሃፒ በርዝዴይ ቱ ዩ እንኳን ተወለድክ በመወለድ ደስ ብሎናል። ወደዚህ አለም መምጣት ደስ ብሎናል ምናምን ብለው ባያከብሩልኝም ነገር ግን ቀኑን አስበው ቤታቸው ውለው ሁሉም ሰው የሚያከብረው መብላት መጠጣቱ ያለ ስለሆነ አንድ ነገር ብቻ ቢያደርጉ ለኔ ቀላል ነው። እንኳን ለዚህ አበቃ እንኳን እያሉ ቢነግሩኝ በጣም ለኔ ቀላል ነውና እና ደስተኛ በቀላሉ እሆናለሁ። እሆን ነበር እና ያው ደስተኛ ነኝ። ግን እንደዛ ባይሉኝም የተለመደ ባል ባይሆኑም በኔ እድሜ እኩዮች ያሉ ሰዎች የትኛውም ሰው እኔ እንጃ ልደት የተከበረለት ያለ አይመስለኝም። ምናልባት ከተማ አካባቢ ጥሩ ኑሮ ያላቸው ሃይ የሆኑ እንትን ያላቸው በሃይራርኪያቸው ሶሺዮ ኢኮኖሚክ ስታተሳቸውን ከፍተኛ የሆነ የኢኮኖሚና የስታተስ ማለት የህብረተሰብ ውስጥ ያላቸውን ደረጃ ከፍ ያለ ሰዎች በገንዘብም በእውቀትም ራሳቸውን እንደዛ የሚቆጥሩ ሰዎች አግኝተውት ይሆናል ያንን ነገር ለልጆቻቸው አድርገው ይሆናል። ቢያንስ እኔ ግን ልጆቼን አከብራለሁ ራሴ ተከብሮልኝ አያቅም

ባዶ እግርህን መራመድ ታውቃለህ ወይ? ለሚለው በአጭሩ ባዶ እግሬን መራመድ አውቃለሁ በባዶ እግሬ እሄዳለሁ ያው በገጠር ተወልጄ እንደማደጌ መጠን ባዶ እግር የሚለው አሁን ያለ መኪና ማለት ይመስለኛል በዚህ ኮንቴክስት ግን ከዛም አልፎ እኔ ያለ ጫማም እራሱ ረጅም መንገድ ሄጄ አውቃለሁ። ትምህርት ቤት ሁሉ ያለ ጫማ ተመላልሼ አውቃለሁ እና ያው እግዚአብሔር ያንን ቆጥሮ ይመስለኛል አሁን እየረዳኝ ያለው። ብዙ ነገር አለ በባዶ እግሬ ያለ ጫማ ተመላልሻለሁ ትምህርት ቤት ሄጃለሁ እንደውም ሰባተኛ እና ስምንተኛ ክፍል አካባቢ ያለ ጫማ በባዶ እግር ነው የተማርኩት በባዶ እግር እየሄድኩ እየተመላለስኩ ነው የተማርኩት። እንግዲህ ከዛ የተነሳ እግሬ እንቅፋት መቶት አብዛኛው የእግሬ ጥፍሮች ወልቀዋል የእግሬ ሶስት ጥፍሮች ረዘም ረዘም የሚሉት ወልቀዋል የግራ እግሬ ደግሞ ኦልሞስት ደህና ነው። ግን አንድ ሁለቱ ትንሽ ተጎድተዋል እና ምንድነው በእግር ረጅም ርቀት መንገድ ቢያንስ የእግር መንገድ ያው እኔ ገጠር ተወልጄ እንደማደጌ መጠን የ አንደኛ ደረጃ ትምህርቴን በምማርበት ወቅት ከሃያ አምስት እስከ ሰላሳ ደቂቃ እሄዳለሁ። እንደገና ደግሞ ከሃያ አምስት እስከ ሰላሳ ደቂቃ እመለሳለሁ ኦልሞስት ደርሶ መልስ የአንድ ሰዓት መንገድ እሄድ ነበረ ከአንደኛ እስከ ስድስተኛ ክፍል በምማርበት ወቅት ኧረ እንደውም ከዛ በፊትም ትምህርት ቤትም በምሄድበት ወቅት እንደዛው ነው የአንድ ሰዓት መንገድ ምናልባት ልጅ ስለሆንኩ ከዛ በላይ ሊፈጅብኝ ይችላል መንገዱ ሄጄ እማር ነበርና ቀላል ርቀት አይደለም ያለው ማለት ነው እና እንደዛ ርቀት ሄጄ ነበር መማራው። ምናልባት ሰላሳ ሰላሳ ደቂቃ አንድ ሰዓት ይሆናል በትንሹ። ከዛ በኋላ ደግሞ ሰባተኛ እና ስምንተኛ በምማርበት ወቅት ከዛ ረዘም ያለ ከዛ የራቀ ነው። እንግዲህ በእግሬ ነው አንዳንዱን በባዶ እግር ሌላውን ደግሞ ጫማ በጫማ ሆኖ በእግር እየሄድኩኝ ነው ያን ያህል ርቀት ስማር የቆየሁት እና የመለስተኛ ሁለተኛ ደረጃ ትምህርት ሰባተኛ እና ስምንተኛ ክፍል ስማር በባዶ እግር ሁሉ የምሄድባቸው ቀኖች ነበሩ በዛ በጥቅምት ብርድ እየበረደኝ እየረገጥኩኝ መሬቱን በጣም ከባድ ነበር። ልጅ ባልሆን እንዴት እንደምችለው አላውቅም። እና በዛ ጊዜ እንግዲህ በባዶ እግሬ እየሄድኩኝ ነው የተማርኩት ማለት ነው እና እንደገና ደግሞ በሌላ በኩል ደግሞ ሃይስኩልም ስማር ሃይስኩል ሁለት አመት ተምሬያለሁ ሆለታ የሚባል ቦታ። ከዛ ይርቃል ደግሞ እሱ እሱንም እንደዚሁ ይሄ የመለስተኛ ሁለተኛ ደረጃ ትምህርት ቤት ቢያንስ አምስት ኪሎ ሜትር ይሆናል። ባላጋንን እንደው አራት ኪሎ ሜትር በደንብ ይሆናል። ይበልጣል አራት ተኩል አምስት ኪሎ ሜትር ይሆናል። እሱን እንግዲህ በየቀኑ ቢያንስ ደርሶ መልስ ሁለት ሰዓት ሊፈጅ ይችላል። ሲኬድ አንድ ሰዓት ሲመለስ አንድ ሰዓት። ቀጥሎ ደግሞ ያለው የዛኛው ደግሞ የሃይስኩል ትምህርት ቤት ደግሞ ሁለት አመት የተማርኩበት ርቀቱ ቢያንስ አንድ ሰዓት ተኩል ሲኬድ ሲመለስ ደግሞ አንድ ሰዓት ተኩል ከስድስት ኪሎ ሜትር በላይ ነው እና በቀን ሶስት ሰዓት ነበር ቢያንስ በትንሹ መንገድ ላይ ብቻ የማሳልፈው ማለት ነው እና ያ ትዝ ይለኛል አሁን ላይ እኔ አስረኛ ክፍል ከገባሁ በኋላ ነው ቅርብ ትምህርት ቤት ያገኘሁት። ቅርብ ትምህርት ቤትም ባገኝ ለኔ የዋዛ አልነበረም እዛ ጋር የነበረው ኑሮ። በጣም የዋዛ አልነበረም ፈተና ነው። ቀላል አይደለም እውነቱን ለመናገር። ያሳለፍኩት ጊዜ ያሳለፍነው እንትን ቀላል አይደለም ዘመን። እዛ ጋር በጣም በጣም ያው አጎቴ ቤት ሌሊት እየሰራሁ ነበረ ቀን የተማርኩት። መንገዱ ቢያጥርልኝም ረጅም ጉዞ ነበር እና

እኔ በአብዛኛው የጠዋት ጠዋት ወይስ ማታ የማታ ሰው ነህ የሚለው እኔ የጠዋት ሰው ነኝ በአብዛኛው የጠዋት ሰው ነኝ። ማታ በጊዜ ነው እንቅልፌ የሚመጣብኝ ብዙ ማምሸት አልችልም እንደውም አሁን አሁን እግዚአብሔር ይመስገን እስከ ሌሊቱ ስድስት ሰዓት የመቆየት አቅም እያዳበርኩ መጥቻለሁ። በፊት ግን በጊዜ ነበር የምተኛው እና በጊዜ ነው መኝታ ላይ የምወድቀው የነበረው። እና አሁን ላይ ያው ቶሎ አልተኛም ካልኩኝ ትንሽ እችላለሁ ግን በጧት እነሳለሁ ያው አስራ አንድ ሰዓት አስር ሰዓት አካባቢ እነሳለሁ። ግን በጊዜ ከተኛው ደግሞ እንደውም ቀደም ብዬ ሁሉ እነሳለሁ ዘጠኝ ሰዓትም ስምንት ሰዓትም አካባቢ እነሳለሁ። እኔ በአጠቃላይ የጠዋት ሰው ነኝ ብዬ መናገር ክሌም ማድረግ እችላለሁ እና በብዛት ያው ጠዋት ጠዋት ነው። ንቃቴ ትጋቴ ጉልበቴ ሃይሌ ማለት በተፈጥሮ የተሰጠኝ ነገር ጠዋት ጠዋት ላይ በጣም ይጎላል እና በደንብ ነው የምንነሳው ጠዋት ጠዋት ላይ እና እንዲህ አይነት ነገር አለ። እኔ ጋር በአብዛኛው እንግዲህ የጠዋት ሰው ነኝ። በደንብ ልይት ብሎ የታወቀ ነው የጠዋት ሰው መሆኔ እና። እኔ ራሴ አሁን ይሄን ጥያቄ ከመጠየቄ በፊት ይሄን ነገር በደንብ አውቄው ነበር ተረድቼው ነበር ከሰው ጋር ሙሉ አውርቼበት ነበር የጧት ሰው መሆኔን። በጣም ሪኮግናይዝ አድርጌው ማለት ተረድቼው አምኜበት ነበር እና ጠዋት ጠዋት ያው ንቁ ነኝ። ልክ ማታ በጊዜ አሁን ሶስት ሰዓት አካባቢ ከተኛሁ ዘጠኝ ሰዓት በቀላሉ እነሳለሁ በቀላሉ ያው የስድስት ሰዓት እንቅልፍ ይበቃኛል ማለት ነው። እና ንቅት ብዬ ነው የምነሣው እንቅልፍ ተገቢ ነው የምነሣው ስነሳ ያው መጀመሪያ ነቅቼ ያው የእግዚአብሔርን ፊት እፈልጋለሁ ጸሎት እጸልያለሁ በእግዚአብሔር ፊት እሆናለሁ እንደዛ አደርጋለሁ። ከዛ በኋላ ተመልሼ አልተኛም ብዙ ጊዜ ተመልሼ አልተኛም አንዳንድ ጊዜ ተመልሼ እንድተኛ ድካም ይሰማኛል ብዙ ጊዜ አይደለም እንግዲህ በአብዛኛው ጊዜ ግን እግዚአብሔር ቃል አጠናለሁ ጸሎት እጸልያለሁ። ከዛ በኋላ ለስራ የሚያመቻቸኝን ሁኔታ እፈጥርና ቀጥታ ወደ ስራ ነው የምገባው ቁርስ እንኳን አልጠብቅምና ወደ ስራ ቀጥታ ገብቼ ስራዬን እሰራለሁ በአግባቡ። ከዛ በኋላ ቁርስ ይበላል ከዛ በኋላ እያለ እያለ ነገሮች እንግዲህ በትክክል ይሄዳሉ ማለት ነው። እና በአብዛኛው በጧት በምን የጧት ሰው መሆን ትልቅ አድቫንቴጅ አለው ብዬ እኔ ግን ለአድቫንቴጁ ሳልሆን ሳይሆን ራሴ በተፈጥሮዬ እንደዛ ስለሆንኩ ነው። ቀን ቀን ላይ ደግሞ ተመልሼ አረፍ ብዬ መተኛት አለብኝ አረፍ ብዬ በምተኛበት ጊዜ ቀን ላይ ናት እወስዳለሁ ረዘም ያለ ናፕ እወስዳለሁ። ያው የሌሊቱን የስድስት ሰዓት እንቅልፍ ከቀኑ ጋር በማዳመር እንግዲህ ስምንት ሰዓት ኦልሞስት ስምንት ሰዓት የእረፍት ጊዜ የእንቅልፍ ጊዜ የሚባለውን ሳይንሳዊ አባባል ተግባራዊ አደርጋለሁ ማለት ነው። እና ስምንት ሰዓት መተኛት ማረፍ ጥሩ ነው ብለው ይመክሩናል እና ስለዚህ እኔ የቀኑ ቀንም ያው ከሰባት ሰዓት እስከ ዘጠኝ ሰዓት አርፋለሁ። ሌሊትም እንግዲህ ከሶስት ሰዓት እስከ ዘጠኝ ሰዓት ባለው አርፋለሁ። በአብዛኛው የጠዋት ሰው ነኝ የማለዳ ሰው ነኝ። ማለዳ ነው የምነቃው እንግዲህ ረጅም አመት ሆኖታል ከእኔ ጋር ይሄ ባህሪ ከተጣበቀ በተለየ አስራ አንድ ሰዓት ያው ድሮም እነሳለሁ አሁን ግን ወደ ዘጠኝ ሰዓት ከፍ አድርጌዋለሁ። እና ያው የሌሊቱን ጊዜ ከእኩለ ከግማሽ ሌሊት በኋላ ያለውን ንቃት ነው የማሳልፈው በመጸለይ በእግዚአብሔር ቃል በማንበብ ደግሞም በሌሎችም በእግዚአብሔር ቃል ላይ ተመሥርተው የተጻፉ መጽሐፎችን ለማንበብም እቅድ አለኝ። እና በአጠቃላይ ያው የሌሊት ሰው ወይም የማለዳ ሰው ነኝ የጠዋት ሰው ነኝ እንጂ የማታ ሰው አይ

ሰዎችን እንዴት ታስተዋውቃለህ? ለሚለው ሰዎችን እንግዲህ የማስተዋውቀው እንዴት ነው? ያው ሰዎች እንግዶች ከሆኑ የማስተዋወቅ ሂደት ብዙ መልክ አለው። ለኔ። እንደምረዳው ለምሳሌ የስራ ትውውቅ አለ የዝምድና ትውውቅ አለ። ደግሞ የመድረክ ትውውቅ አለ የሚዲያ ትውውቅ አለ። እንግዲህ ሰዎችን በምናስተዋውቅበት ጊዜ ከአንድ ሰው ጋር ወይም ከብዙ ሰዎች ጋር ልናስተዋውቀው እንችላለን። በአንድ ጊዜ ማለት ነው። ወይም ደግሞ ሰዎችን ራሳችን ልንተዋወቃቸው እንችላለን። እና በዛ ሂደት ውስጥ ሰዎችን ለምሳሌ እኔ ስተዋወቃቸው እንዴት ነው? መጀመሪያ ምገናኝ ከሆነ ለስራ ጉዳይ ከሆነ የምገናኘው ወይም መሀከል ላይ የሚያስተዋውቅ ሰው ከሌለ ራሴ እተዋወቃቸዋለሁ። የሚያስተዋውቅ ሰው ካለ ደግሞ ያው የሚያስተዋውቀን ሰው ያስተዋውቀኛል ማለት ነው በዛ እሱ በጀመረው እቀጥላለሁ። የሚያስተዋውቅ ሰው ከሌለ ራሴን አስተዋውቃለሁ መጀመሪያ ይቅርታ ጠይቄ ማናገር እንደምችል ይፈቀድልኝ እንደሆነ ከጠየቅኩ በኋላ እኔ እከሌ እባላለሁ የመጣሁት ከዚህ ከዚህ ነው። እንደዚህ አይነት ስራ እሰራለሁ። እንዲህ አይነት ነገር አደርጋለሁ ብዬ ለፈለኩት አላማ ራሴን ባለው በማንነቴ በዛ በሚፈለገው ማንነቴ አቅጣጫ አስተዋውቃለሁ ማለት ነው። የምሰራው ስራ እንደዚህ ነው። እንደዚህ አይነት አገልግሎት ትፈልጋላችሁ ወይ የምልም ከሆነ? ራሴን ማለት ያው አገልግሎት ለሚፈልጉ ሰዎች ከማቅረብ አንፃር እንደዛ ላስተዋውቅ እችላለሁ። በሌላ በኩል ደግሞ ሰዎችን የማስተዋውቅ ከሆነ ለምሳሌ ዘመድ ከሆነ የማስተዋውቀው እኔ ቀደም ብዬ ያንን ሰው ማወቅ አለብኝ። እነዛ ሰዎች ደግሞ ያንን ሰው ማያውቁት መሆን አለባቸው። ከዛ እከሌ ይባላል ዝምድናው ከእኛ ጋር ዘመድ ነው። እንደዚህ የአጎት ልጅ ነው የአክስት ልጅ የአያት እንደዚህ ነው የአባት እንደዚህ ነው ብዬ ያለውን ዝምድና ገልጬ ስሙን በመናገር። የት እንደሚኖር ምን እንደሚሰራ እናቱ አባቱ ማን እንደሆኑ ልገልጽ እችላለሁ ማለት ነው። የስራ ትውውቅ ደግሞ ከሆነ መስሪያ ቤት ሁለት ሰራተኞችን አዲስ ሰራተኛ እና የነባር ሰራተኛ ማስተዋውቅ ከሆነ አዲስ ሰራተኛውን ያለውን ፕሮፋይል እየጠቀስኩኝ እከሌ ይባላል አሁን በዚህ የስራ መደብ ተቀጥሮ እኛ ጋር ነው ሊሰራ ሊጀምር መጥቶ ነው። እንደዚህ አይነት የስራ ልምድ አለው። እዚህ እዚህ ቦታ ሰርቷል። ስሙ እከሌ ይባላል። ብዬ የፕሮፋይሉን እዚህ ክፍል እንዲሰራ ነው የፈለግነው የቀጠርነው ከእናንተ ጋር ያለው የስራ ግንኙነት እንዲህ ነው ብዬ ሰራተኛውን አስተዋውቃለሁ። ከአንድ ሰው ጋር ማስተዋውቅ ከሆነ ወይም ከስራ ክፍሉ ሀላፊ ጋር ማስተዋውቅ ከሆነ ወይም ከስራ ባልደረባው ጋር ማስተዋውቅ ከሆነ ግን እንደ መስሪያ ቤት ደግሞ ብዙ ጊዜ የተለመደው አዲስ ሰራተኛ ሲቀጠር ስብሰባ ይደረግና። ያው ተሰብሳቢው አንድ ላይ ቁጭ ብሎ ይነጋገራል ማለት ነው። ከዛ ሰው ጋር ተነጋግሮ። እሱ እከሌ ይባላል። እንደዚህ ነው ስራ መደቡ ይሄ ነው። ከዛሬ ጀምሮ እወቁት ምናምን ብሎ እንድትተባበሩት አብራችሁ እንድትሰሩ። የስራ ሀላፊነቱ ይሄ ነው ተብሎ በግልጽ ይነገራል ማለት ነው። እና እንደዛ ባለ የስራ ትውውቅ ነው። እኛም ስራ መስሪያ ቤት ተቀጥረን ያው ሲያስተዋውቁን እኔ ከአንድም አራት ቦታ ሰርቻለሁ። እንደ ቦታ ከሆነ ያው በአንዱ ቦታ ደግሞ ብዙ ቦታ ሰርቻለሁ እና ምናልባትም አምስት ቦታ ሰርቻለሁ ማለት ይቻላል። እንግዲህ እንደዛ በምሰራበት ጊዜ አምስት የተለያየ መስሪያ ቤት ሰርቻለሁ ማለት ይቻላል። በአጠቃላይ አራት የተለያየ መስሪያ ቤት ግን የተለያየ ቦታ አገልግያለሁ በተለያየ ምዕራፍ በተለያየ ሌቭል በተለያየ ደረጃ ማለት ነው። እና በአስተማሪነት ለምሳሌ አንድ ትምህርት ቢሮ ከመቀጠሬ በፊት እዚህ አዲስ አበባ አስተማሪ ሆኜ ሰርቻለሁ። በደሞዝ ቅጥርም ባይሆን እንዲሁ የስራ ማለት ለመርዳት ተማሪዎችን ለማገዝ

የስራ ልብስ ትለብሳለህ ወይ? ለሚለው ጥያቄ ያው የስራ ልብስ ዩኒፎርም ማለት ነው። የጋራጅ ሰራተኞች እንደሚለብሱት ቱታ ወይም ደግሞ የ የአስተማሪዎች እንደሚለብሱት ጋውን ወይም ሀኪሞች እንደሚለብሱት ነጭ ጋውን ወይም ደግሞ ስጋ ቤት ሰራተኞች ወይም ሺፎች እንደሚለብሱት ነጭ ጋውን ወይም ሽርጥ አይነት የስራ ልብስ ማለት ከሆነ። ያው በስራ ጊዜ እኔ ያው የቢሮ ሰራተኛ ስለነበርኩ መደበኛ ልብሴን ነው የምለብሰው ያው የስራ ልብስ ሱፍ እለብሳለሁ ጂንስ ምናምንም እለብሳለሁ። ግን በቤቴ ሌሊትና ቀን የምለብሰው ያው ቢጃማና የቀን ልብስ ይለያያል። በአብዛኛው ቤቴ ስውል በቢጃማ ነው የምንቀሳቀሰው ቢጃማ ለብሼ ስራ የምሰራው ምን ምለውና ከቤት ስወጣ ቀይሬ ነው የምወጣው። ከሰው ምቀላቀልበት ልብስ አዲስ ሌላ ልብስ ማለት ሌሊት ማልለብሰው ልብስ ነው ለብሼ የምወጣው። አብዛኛው እና የስራ ልብስ ትለብሳለህ ወይ በሚለው ጥያቄ ላይ። አዎ የስራ ልብስ ከሞላ ጎደል እለብሳለሁ ማለት ይቻላል። እና ያው ቤት ውስጥ ቁጭ ብዬ ኪችንም ምንም ስመላለስ ቤትም ስጠርግ። ቤት ውስጥ ስንቀሳቀስ ይህንን የስራ ልብስ ወይም ደግሞ የሌሊት ልብስ ወይም የመኝታ ልብስ ነው የምጠቀመው። እና እንደዛ ነው የማደርገው። የስራ ልብስ በመልበስ አቅጣጫ ማለት ነው። እና የስራ ልብስ መልበስ ጥሩ ነው አዎ በሁለት መልኩ አስፈላጊ ነው ብዬ አምናለሁ። ምናልባትም ሶስት አራት ጥቅምም ሊኖረው ይችላል። እኔ በአጠቃላይ በሁለት መልኩ ብገልጸው አንደኛ የመስሪያ ቤቱን የስራ መርህ ማሟላት ነው። ህግ ማሟላት ነው ፎርማሊቲ ደንብ ማሟላት ነው። የስራ ልብስ መልበስ ወይም ዩኒፎርም የተማሪም ከሆነ ዩኒፎርም መልበስ አስፈላጊ ነው። ሁለተኛ መለያ ነው መለያ ነው ያ መስሪያ ቤት ከሌላ መስሪያ ቤት ይለየዋል ያንን ስራ ከሌላ ስራ ይለየዋል። ያ ያንን ያደረገውን ሰው እንዲታወቅ የት የት ቦታ እንደሚሰራ የት ቦታ እንደሚማር መለያ ሊሆን ይችላል። እንደ መታወቂያም ሊሆን ሊያገለግል ይችላል። እና በሌላ በኩል ደግሞ አንዱ ሰራተኛ ከሌላው ሰራተኛ እንዳይ በስነ ልቦና የመጎዳት ነገር ማለት እኔ ያነሰ ለብሻለሁ እኔ የተሻለ ለብሻለሁ የሚለውን ፉክክር በሰዎች መካከል ያለውን ልክ ያልሆነ የውድድር መንፈስ ያስቀረዋል ማለት ነው። ያቋርጠዋል ማለት ነው። እና ፉክክሩን ይገታዋል ማለት ነው። ስለዚህ የስራ የስራ እንትን በተቻለ መጠን ምንድነው? የስራ ልብስ መልበስ አስፈላጊ ነው እንደዚህ ቅድም በገለጽኳቸው ምክንያቶች ሁሉ የሚጠቁሙን የስራ ልብስ በአንድ ቦታ ላይ እጅግ አስፈላጊ መሳሪያ መሆኑን ነው። እና የስራ ልብስ ስንለብስ ያው ተጠቃሚዎቹ እኛ ነን ማለት ነው። እና በስራ ቤቱም ተጠቃሚ ይሆናል። ተስተናጋጁም ከደንበኛውም ደንበኛውንም ለመያዝ ቀላል ይሆናል ደንበኛውም እኛን በቀላሉ ይለየናል ቅሬታ እንኳን ቢኖረው በየትኛው ሰራተኛ የትኛው መስሪያ ቤት ሚለው ነገር ግልጽ እየሆነ ይመጣል። ተጨማሪ ምልክት ለመያዝ ለማስተዋል በቀላሉ ለመረዳት የሚያመች ሁኔታ እስካለ ድረስ እንደዛ አይነት ሁኔታዎች ይፈጠራሉ ማለት ነው። እና በተቻለ መጠን የስራ ልብስ እንደዛ ነው በመልበስ ራሳችንን እንትን ማለት ያለብን ማለት ነው። እና መጥቀም ያለብን ከዛ አንፃር ስለዚህ የስራ ልብሶችን በአግባቡ መጠቀም አለብን። የስራ ልብሶችን በአግባቡ መልበስ አለብን። የተፈላጊው ቦታ ላይ ለብሰን በተፈላጊው ጊዜ በስራ ሰዓት መገኘት አለብን ማክበር አለብን። መስሪያ ቤቱ ለደነገገው ነገር መገዛት አለብን። እና ይሄ ነው በእኔ በኩል ያለው። በአብዛኛው ይሄ የተለመደ አሰራር ነው። የስራ ልብስ መልበስ በየትኛውም ሀገር አሁን አለም አቀፍ እየሆነ የመጣ ክስተት ነው። እና የስራ ልብስ ትለብሳለህ ወይ ለሚለው እኔም ከሞላ ጎደል እለብሳለሁ ማለት ነው

ወደ የትኛው ቦታ ተጉዘህ ታውቃለህ ለሚለው ጥያቄ? እኔ ያው ኢትዮጵያ ውስጥ ወደ አራቱ አቅጣጫ በተወሰነ ደረጃ ተጉዣለሁ። ከአራቱ አቅጣጫዎች በአብዛኛው ረጅም ርቀት የሄድኩት በምስራቅ አቅጣጫ ነው እስከ ሀረር ድሬዳዋ ድረስ ሄጃለሁ። ድሬዳዋ ሀረር ያው ከአዲስ አበባ አምስት መቶ ሰላሳ ኪሎ ሜትር አካባቢ ነው። እና እዛ ሄጄ እዛ ኖሬያለሁ እዛ አስር አመት እና ከዛ በላይ ስራ ሰርቻለሁ በርግጥ ከወጣሁ በኋላ ተመልሼ ወደዛ ልሄድኩም። እና ሃረር ድሬዳዋ እዛ ረጅም አመት ሰርቻለሁ ረጅም አመት አገልግያለሁ በተለይ ሀረር እና አስር አመት በአስተማሪነት ቆይታ አድርጌያለሁ። በዚህም ደግሞ በደቡብ መስመር ደግሞ እስከ ሆሳና እና በደበ እስከ ሀዋሳ ድረስ ሄጃለሁ እስከ ዲላ ድረስ ሄጃለሁ። ይርጋለምን ዲላን አዋሳን አውቃቸዋለሁ ወንዶ ገነትን ሻሸመኔን ዝዋይን እና መንገድ ላይ ሞጆ ደብረዘይትን እነዚህ እነዚህን ከተሞች አይቻለሁ። ደግሞ በሌላ አቅጣጫ ወደ ጂማ መስመር ደቡብ ምዕራብ ይባላል የኢትዮጵያ ደቡብ ምዕራብ ክፍር ነው እስከ ጂማ ድረስ ሄጃለው። ጅማ ያው የቡና ሀገር ነው ጅማ ዩኒቨርሲቲ ነው እኔም ደግሞ ትምህርቴን የጨረስኩት የመጀመሪያ ዲግሪ ትምህርቴን ያጠናቀቅኩት እና እስከ ጅማ ድረስ ሄጄ ከፍተኛ ትምህርቴን ተምሬያለሁ። በሌላ አቅጣጫ ደግሞ በ በዚህ በ በሰሜን አቅጣጫ በሰሜን ምስራቅ አቅጣጫ ሄጃለሁ እስከ ጫጫ ድረስ ሄጃለሁ ጫጫ ከደብረ ብርሃን ወደዚህ ቅርብ መቶ ሰላሳ ኪሎ ሜትር የሆነች ቦታ ነች እዛ ድረስ ሄጃለሁ። በሌላ በኩል ደግሞ በሌላ አቅጣጫ ሄጃለሁ ማለት ነው። እስከ ወደ እዚህ ወደ ሰሜን መስመር እስከ ጫንጮ ድረስ ሄጃለሁ እስከ ጫንጮ እስከ ደብረ ሊባኖስ የሚባል ገዳም ድረስ ሄጃለሁ። በዚህም ደግሞ በሌላ አቅጣጫ ደግሞ በሆለታ አቅጣጫ እንዲሁ እስከ ሆለታ አዲስ አለም ድረስ ሄጃለሁ እንግዲህ እነሱ ቅርብ አቅጣጫ ነው እኔ በዛ አቅጣጫ ነው የተወለድኩትም። ከአዲስ አበባ በስተ ምዕራብ በኩል እዛ በርቀትም አልሄድኩም በሌሎች አቅጣጫ የሄድኩት ርቀት ከፍ ይላል ከዛ ይልቅ ባልተወለድኩበት ከእኔ በተቃራኒ በሆነው በምስራቅ አቅጣጫ ረጅም ርቀት ሄጃለሁ። በሰሜን ምስራቅ አቅጣጫ የተወሰነ ሄጃለሁ በደቡብ አቅጣጫ እርቀት ሄጃለሁ። ያው መንገድ መጓዝ ብዙ ጊዜ ደስ ይላል የተለያየ አይነት ትዝታዎችን ይፈጥራል በተለይ ፎቶ የተለያየ ነገር በሚደረግበት ጊዜ መነስ ፎቶ ተነስቶ በጉዞ ላይ ያለውን ሁኔታ ለማስቃኘትም ለማስታወስም በሚረዳ መልኩ ፎቶ ተነስቶ እንትን ማለት ጠቃሚ ነው ብዬ አስባለሁ እና የተቻለ ንገር ነው በተቻለ መጠን እንደዛ ማድረግ ይሻላል ጥሩ ነው ብዬ አምናለሁ። በተቻለ መጠን ያንን ነገር በፎቶ ይዞ ማስቀረት ያንን ነው ትዝታ ያንን ሁኔታ እንድናስታውስ ከዛ ሁኔታ ደግሞ እንድንማር እድል የሚሰጥ ማስታወሻ ስለሚገኝበት ፎቶ እንትን ማለት ጥሩ ነው ማስቀረት ጥሩ ነው። እና የዚህ የጉዞ ጉዳይ ሰው ከጉዞ ወደኋላ ሊል አይችላም። ተፈጥሮአዊ የሆነ የሰዎች ባህሪ ነው።

በተፈጥሮ ውስጥ መራመድ ትወዳለህ ወይ ለሚለው አዎ አሁን ለምሳሌ ተፈጥሮ የሆኑ አካባቢዎች በተለይ እኔ አሁን ገጠር እንደማደጌ መጠን በአብዛኛው ስንሄድ ተፈጥሮአዊ የሆኑ ነገሮች መሃል ነው አቋርጠን እምናልፈው ጫካ አለ ሜዳ አለ ተራራ አለ ሸለቆ አለ እርሻ አለ ሰብሎች አሉ እንደገና ደግሞ ጫካ ጠሻ አለ እሾህ ካለ እና ተፈጥሮአዊ በሆኑ ሁኔታዎች ቤቶች የቤቶቹም አሰራር በአብዛኛው ተፈጥሮአዊ ነው ከሳር ነው እሚሰራው ከእንጨት ነው እሚሰራው በተፈጥሮአዊ ከሆነ ነገር ነው የፋብሪካ ምርት ምንም ነገር የለበትም እና በዛ ውስጥ ስንሄድ ጎጆዎች አሉ የሰዎች ቤቶች ጎጆዎች አሉ እና ተፈጥሮአዊ የሆኑ ሁኔታዎች ውስጥ መሄድ በጣም ነው እምወደው ለምሳሌ ዋሻዎች ሄጄ ጎብኝቼ አውቃለሁ ዋሻ የተፈጥሮ ዋሻ እንደገና ደግሞ የተፈጥሮ ያው ደን እሚጠበቅ ጥብቅ ደን ይባላል በተፈጥሮ የተገኘ እንደገና የ አንስሳት የተፈጥሮ ፓርክ አሉ አንስሳት የሚኖሩባቸው ልክ እንደ አዋሽ ፓርክ አሁን ኢትዮጵያ ውስጥ የታወቀ ነው አዋሽ ፓርክ የሚባለው እና እንደዚህ እንደዚህ አይነት ነገሮች አሉ የተፈጥሮ የሆኑ ነገሮች አሉ እና የተፈጥሮ የሆኑትን ነገሮችን በውስጣቸው መሄድ በጣም ኢንጆይ ያደርጋሉ ዛፎች አሉ ሳሮች ለምለም ሳር አለ የእግር መንገድ አለ ተፈጥሮአዊ በሆነው ሁኔታ ውስጥ ስንራመድ ስንሄድ እነዚህ እነዚህ ሁሉ አሉ ትልልቅ ዛፎች አሉ የዱር እንስሳት አሉ በርግጥ ራሳችንን መጠበቅ ይኖርብናል ከእነዚህ ከዱር አንስታት ጥቃት ራሳችንን መጠበቅ ሊኖርብን ይችላል እንደ እበብ እንደ ደግሞ እንደ አንበሳ እንደ ዘንዶ እንደ የተለያዩ እንደ ተኩላ እንደ ቀበሮ አይነት እንስሶች ሊኖሩ ይችላሉ እና እነሱን መጠበቅ ይኖርብናል መከላከል ይኖርብናል ስለዚህ በተቻለ መጠን በተፈጥሮአዊ ሁኔታ ውስጥ ስናልፍ በመንገድ እግር ብዙ ስናደርግ ለዛ የሚገባውን ዝግጅት ማድረግ ጥንቃቄ ማድረግ ያስፈልጋል አንዳንድ ሰዎች ኢቭን እንደ እንትን ላይ ሁሉ ይወጣሉ ሃይኪንግ እሚባል ተራራ ላይ መውጣት በእግር ሊረገጥ የማይችል ቦታ ላይ መውጣት በእግር ልንረግጠው ወደማንችል ቦታ መውጣት ያንን ያደርጋሉና ያ ደግሞ ልክ አይደለም ትክክል መውጣቱ ክፋት የለውም ግን በቂ ዝግጅት ሳያደርጉ የአንድ ተግባር ማድረግ ከተጀመረ ብዙ ጉዳት ሊያደርስ ይችላል በህይወት ላይ ጥፋት ሊያመጣ ይችላል እና ያንን በቂ ጥንቃቄ እና በቂ ዝግጅት በማድረግ ዝግጅትከ በማድረግ መሻገር ማለት ወደ እምን ፈልገው ተራራም ይሁን ሸለቆም ይሁን ሜዳም ይሁን ጫካም ይሁን የትኛውንም ነገር እንትን ማለት ይሄ መጎብኘት፣ እዛ ውስጥ መኖር፣ መሄድ ይቻላል። ኢቭን እኔ አሁን በቴሌቪዥን ራሱ ከሚተላለፉ ፕሮግራሞች መካከል ይሄ ብሄራዊ ጂኦግራፊ ወይም ብሄራዊ የአካባቢ ዳሰሳ ወይም ናሽናል ጂኦግራፊ ተብሎ የሚጠራውን ፕሮግራም መከታተል በጣም ደስ ይለኛል። እዛ ውስጥ በጣም የሚያሳዩት ነገሮች ስላሉ እነዛ የሚታዩት ነገሮችን እንትን ለማለት በእነሱ ለመደሰት ዱራ፣ ዱራ፣ በዱር ውስጥ ምን አይነት እንስሳት አሉ? ህይወታቸው እንዴት ነው? ኑሯቸው እንዴት ነው? ባህሪያቸው እንዴት ነው? እንዴት ይራባሉ? ስሜቶቻቸውን እንዴት ይገልጻሉ? ምንድነው? እንትን፣ በጋራ እንዴት ይሄዳሉ? በመንጋ እንዴት ይሄዳሉ?

ይቅርታ መጠየቅ? ይቀልሃል ወይ ወይም ቀላል ነው ወይ ለሚለው ቀላል አይደለም በርግጥ ይቅርታ መጠየቅ። ይቅርታ መጠየቅ የፈቃደኝነት ጉዳይ ይጠይቃል። ፈቃደኛ መሆን ደግሞ ለሰው በጣም እንደዚህ አይነት ነገር ላይ በተለይ ሰውየው ተጎድቻለሁ ብሎ የሚያስብ ከሆነ በጣም ከባድ ነው ይቅርታ ለመጠየቅ። ይቸገራል ብዙ ሰው እና ቀላልም ነገር አይደለም እውነቱን ለመናገር እግዚአብሔር ካልረዳ በስተቀር ይቅርታ ለመስጠት ይቅርታ ለመጠየቅ ቀላል ነገር አይደለም። እና ይቅርታ መጠየቅ እጅግ አስፈላጊ ጉዳይ ነው። በእውነት የነብሳችን መድሃኒት እንኳን የተያያዘው ይቅርታ ከመስጠታችን ጋር ተያይዞ እንደሆነ የመጽሐፍ ቅዱስ ትምህርት አለ። እና ጌታ ኢየሱስ ክርስቶስ ራሱ ያስተማረበት ክፍል አለ እና መጽሐፍትን እንኳን ማለት ያው ስናነብ ምንድነው ያለው ሌሎችን የሌሎችን ሀጢያት ይቅር ባትሉ በእናንተ ላይ የፈጸሙትን ኃጢአት ይቅር ባትሉ የሰማያዊ አባታችሁ ደግሞ እናንተን ይቅር አይላችሁም ብሎ ነው። በደንብ ማስጠንቀቂያ የሰጠው እና ግን ሰው ደግሞ ወደ ሰው ስንመጣ ይቅርታ መስጠት ይከብደዋል ይቅርታ መቀበል ይፈልጋል ነገር ግን ይቅርታ መስጠት ይከብደዋል። ከእግዚአብሔርም ይቅርታ ምናልባት የሃይማኖት ሰዎችም እንሆናለን በአብዛኛው ይቅርታ መስጠት የሚከብደን እና ይቅርታ ከእግዚአብሔር እንድንቀበል ጸሎት እናደርጋለን ግን ለሰዎችን ደግሞ ይቅር ማለት ከብዶን እንገኛለን እና እግዚአብሔር ይርዳን ብሎ መጸለይ ያስፈልጋል። በዚህ አቅጣጫ ጸጋ መቀበል ያስፈልጋል እና ይቅርታ መጠየቅ ቀላል ልምምድ አይደለም። ብዙ ሰዎች ወዲያው መጀመሪያ ጉዳት ሲገጥማቸው ወይም በሰዎች ስሜታቸው ሲጎዳ በሰዎች ሞራላቸው ሲጎዳ ይቅርታን መጠየቅ ያንን ነገር ይቅር ማለት መተው ምንም ነገር እንዳልተፈጠረ ይቅር ለእግዚአብሔር ብሎ መተው ይከብዳቸዋል። እና ራሳቸው ሂሳቡን ለማወራረድ ይሞክራሉ ብዙ ጊዜ ወደ በቀልም የሚሄዱ ሰዎች አሉ እንደተደረገባቸው ማድረግ የሚፈልጉ ሰዎችም አሉ። ያንን ነገር ከስናይ እንግዲህ ይቅርታ መስጠት ቀላል ነገር አይደለም። ይቅርታ መቀበል እና ይቅርታ መስጠት በጣም ከባድ ነገር እና አስቸጋሪ ነገር የሚሆንባቸው በዙ አያሌ ሰዎች አሉ ግን ትልቁ ነገር ምንድነው? ለሰዎች ይቅርታ መስጠት ምህረት ማድረግ ያስፈልጋል ምህረትን ደግሞ ከሰዎች መቀበል ያስፈልጋል። እና ትልቁ በሽታ ይቅርታን ለመስጠት መቸገር ትልቅ በሽታ ነው በጣም መጥፎ አደገኛ ነገር ነው። እና ያው በተቻለ መጠን ከሰዎች ጋር ባለን ግንኙነት ጥንቃቄ ይፈልጋል ላለመነካካት ላለመጣላት ላለመገጨት ላለመጋጨት ማሰብ እጅግ በጣም መልካም ነው። ነገር ግን ግጭትና እንትን ከተከሰተ ፀብ ከተከሰተ እና ከፀቡ በኋላ አንደኛው ወገን ከተጎዳ በኋላ የተጎዳ ወገን ደግሞ ይቅር ብዬሃለሁ ማለት አለበት እንጂ ለበቀል መሄድ ማለት ራስን እንደመጉዳት ማለት ነው። ይሄ የሚታየኝ ለበቀል መዛት ለበቀል ማሰብ በቀል የምናስብበትን ሰው አይደለም የምንጎዳው ራሳችንን ነው። በክፉ መያዝ ለክፉ ሰው በክፋት ማሸነፍ አይችልም ክፉን ክፉን ነገር በክፉ በክፋት አታሸንፉ ተብሎ ተጽፏል ክፉን በመልካም ነው ማሸነፍ የሚቻለው ጌታችንን መድኃኒታችን ኢየሱስ ክርስቶስ ያስተማረን ይሄንን ነው። የገፉትን የጠሉትን የሰቀሉትን ሁሉ ይቅር በላቸው ብሎ ወደ አባቱ ወደ እግዚአብሔር ጸልየዋል እና የሚሰሩትን አያውቁምና ይቅር በላቸው ብሎ ጸልዮልናል። እና ይሄ ከባድ ጸሎት ነው ምክንያቱም ክፉ ነገር ማድረግ በክፋት መንገድ ማሸነፍ እንደማይ